በእግር ብዙ ርቀት የመጓዝ ልምድ አለኝ። በእግር ብዙ የመጓዝ ርቀትን ልምድ ያመጣሁት ደግሞ በአብዛኛውን ጊዜ በትምህርት ሁኔታ ወይም በትምህርት ቤት ቆይታዬ መሄድበት ቦታ ርቅ ስለሆነና የእግር መንገድ ስለነበረው ያ በእግር የመሄድን ልምድ አስገኝቶልኛል፤። ይህ ማለት በእግር ለመጓዝ የሚያስችል አቅም ብቃት አለኝ ማለት ነው እና በእግሬ ረጅም ርቀትን እጓዛለሁ። ይህንንም ለማረጋገጥ ያህል እኔ አብዛኛውን ጊዜ ከስራ ቦታ ወደ ከቤት ወደ ስራ ከስራ ወደ ቤት በምጓዝበት ሰዓት የምጠቀመው አብዛኛውን ጊዜ እግሬን ነው፤። በእግሬ ተጓጉዤ ይደርሳሉ ይሄ ማለት ቢያንስ ቢያንስ ከአንድ ነጥብ አምስት ኪሎ ሜትር በላይ የመጓዝ አቅም አለኝ ማለት ነው። ርቀቱንም ብንመዝነው ረጅም ነው የሚሆነው ያንን ስመለስም ስሄድም ያ ወደ ሶስት ኪሎ ሜትር ያህል ርቀት እሄዳለሁ። ስለዚህ በእግሬ የመጓዝ ረጅም ርቀት የመጓዝ ልምድ አለኝ።

ቀዝቃዛ የአየር ሁኔታ እወዳለሁ ቀዝቃዛ የአየር ሁኔታ የምወድበት ብዙ ምክንያቶች አሉ። ይህም ማለት ቀዝቃዛ የአየር ሁኔታ ከግላዊ ሁኔታዎቼ ጋር በማገናኘት አንደኛ እወዳለሁ። ሁለተኛ ከጤናዬ ሁኔታ አንፃር በማገናኘት ቀዝቃዛ የአየርን ሁኔታ እወዳለሁ በተፈጥሮ ደግሞ ካለሁበትና ካደግኩበት አንፃር ስመለከት ቀዝቃዛ የአየር ሁኔታን እወዳለሁ። ቀዝቃዛ የአየር ሁኔታ የምወድባቸውን ምክንያቶች በዝርዝር ለመናገር ያህል የመጀመሪያው ከአደኩበት ቦታ አንፃር ቀዝቃዛ አየር በጣም እወዳለሁ። ምክንያቱም የነበርኩበት የወይም ያደኩበት የተወለድኩበት አካባቢ ቀዝቃዛ የአየር ሁኔታ ስላለ በዚህም ተፈጥሮአዊ የሆነ ግንኙነት ከአካሌም ከሰውነቴም ጋር ስላለው ቀዝቃዛ የአየር ሁኔታን በጣም እወዳለሁ። ሌላው ከጤና አንፃር ብንመለከት ቀዝቃዛ የአየር ሁኔታ ከጤና አንፃር ያለው ጠቀሜታ ከፍተኛ ይመስለኛል። ምክንያቱም ለዚህም ማነጻጸሪያ የሚሆን በሙቀታማ ቦታ በምጓዝበት ሰዓት የሚሰሙኝ የተለያዩ ያልተገቡ ስሜቶች ከቀዝቃዛ አየር ሁኔታ ጋር አነጻጽሬ መናገር እችላለሁ በሞቃታማ አካባቢ በምሆንበት ሰዓት ሰውነቴ ምቾት አይሰማውም። የጤናዬም ሁኔታ በዛው መጠን ትክክል የማይሆንባቸው ብዙ ጊዜያት አሉ። ለምሳሌ አንዳንዴ በጉዞ በምጓዝበት ሰዓት ሞቃታማ የአካባቢ በምደርስበት ሰዓት ሰውነቴ የሰውነቴ ጤናማነት እጅጉን የቀነሰ ነው የሚሆነው። በቀዝቃዛ የአየር ሁኔታ ውስጥ ግን በምሆንበት ሰዓት እጅግ የሚመች የአየር ስለሆነ ለሰውነቴ በጣም ምቹና የሚመች ሁኔታዎችን ይፈጥርልኛል። ለዚህም ማሳያ የሚሆነው አንዳንዴ ቀዝቃዛ አየር አካባቢ ሲሄድ ሰውነቴ እጅግ ጤናማ ይሆናል የጤናማ ሁኔታዬም በዛው መጠን ከፍ ያለ ይሆናል። ነገር ግን ቀዝቃዛ የአየር ሁኔታ በሰውነ ከሰውነቴ አንፃር ብቻ ሳይሆን ከጤናዬም አንፃር ብመለከት ጤናዬን ለመጠበቅ የሚረዱ ብዙ ነገሮች አሉ። ቀዝቃዛ የአየር ሁኔታ በከፍተኛ ሁኔታ በሰውነታችን ውስጥ ተጠራቅሞ ያለውን ሀይል አላስፈላጊ ሀይልን ለማቃጠል እና ቶሎ ቶሎ ለማስወገድ ስለሚረዳ ቀዝቃዛ የአየር ሁኔታ በእነዚህ ብዙ ምክንያቶች ጠቀሜታ አለው። ይህንንም ለማነጻጸር ያህል አንድ በሞቃታማ አካባቢ የሚኖር ሰው እና በቀዝቃዛ አካባቢ የሚኖር ሰው ከጤናማ አንፃር ከውፍረትም አንፃር እኩል አይደሉም። በቀዝቃዛ አካባቢ የሚኖሩ ሰዎች አብዛኛውን ጊዜ ጤናማ ሁኔታ ውስጥ ይኖራሉ። ነገር ግን በሞቃታማ አካባቢ የሚኖሩ ሰዎች ለጤና የጤና ሁኔታቸውን ብንመለከት ከፍተኛ ውፍረት አላቸው። በዛው መጠን የጤና ሁኔታቸው ከቀዝቃዛ አካባቢ ከሚኖሩ ሰዎች ጋር ሊነጻጸር አይችልም። ስለዚህ እኔ በቀዝቃዛ አካባቢ መኖርን እወዳለሁ ቀዝቃዛ አየርንም እወዳለሁ ቀዝቃዛ አየር ሌላው የምወድበት ዋናኛ ምክንያት ከእድሜ አንፃር ብንመለከት ቀዝቃዛ የአየር ሁኔታ ያለበት አካባቢ እድሜያቸው ከፍተኛ የእድሜ ጣሪያ መኖር እድል አላቸው ለዚህም ማሳያ የሚሆኑ የተለያዩ ነገሮችን መመልከት እንችላለን። በአንድ በቀዝቃዛ አካባቢ የሚኖር ሰው ጤናውን ጠበቀም ወይም ጤናማ ሆነ ማለት በጤና መቆየት ለእድሜ መርዘም ትልቅ አስተዋጽኦ ስላለው ያንን ነገር በመጠቀም ወይም ቀዝቃዛ የአየር ሁኔታ ውስጥ በመኖሩ ምክንያት እድሜው ረጅም የሚሆንበት አጋጣሚዎች አሉ። ሌላው ወፍራም የሆኑ ሰዎች ወይም ደግሞ ሞቃታማ አካባቢ የሚኖሩ ሰዎች እድሜያቸው ከቀዝቃዛ አካባቢ ከሚኖሩ ሰዎች ጋር ሲነጻጸር ዝቅተኛ የሚሆንበት ብዙ አጋጣሚ አለ ለዚህም ትልቁ አስተዋጽኦ የሚሆነው የጤና ሁኔታ ነው። በሞቃታማ አካባቢ የሚኖሩ ሰዎች በብዛት ሞቃታማ አካባቢ የሚፈጥራቸው የተለያዩ አላስፈላጊ የሰውነት መወፈር እንደገና ደግሞ የጤና ሁኔታን የሚቀንሱ ነገሮች ስላሉት ቀዝቃዛ ወፍራም ወፍራም የሆኑ ሰዎች በዛ ወይም በቃ በሙቀታማ አካባቢ የሚኖሩ ሰዎች ለጤና ሁኔታቸው ጥሩ ስለማይሆን እድሜያቸውን በዛው መጠን እየቀነሰ ይመጣል። ስለዚህ ሁለቱን በምናነጻጽርበት ሰዓት ቀዝቃዛ የአየር ሁኔታ ያለበት አካባቢ የሚኖር ሰው ከፍተኛ የሆነ የጤና ጤናማ ስለሚሆን ያንን ጤንነቱን ደግሞ ወደ እድሜ በመመንዘር እድሜው ረጅም የመሆን ትልቅ አቅም አለው። ሌላው በሞቃታማ አካባቢ የሚኖር ሰው እድሜው ዝቅ የሚልበት ብዙ አጋጣሚዎች አሉ ከእነዚህም መካከል የጤና ሁኔታው ዝቅ ስለሚል ወይም ደግሞ የጤና ሁኔታ አነስተኛ ስለሚሆን በዛው መጠን የእድሜውም ነው ሁኔታ ዝቅ ይላል ማለት ነው። ስለዚህ በእነዚህና በተያያዥ ምክንያቶች ቀዝቃዛ አየር በጣም ጠቀሜታ አለው። በግሌም ቢሆን የምወደው ቀዝቃዛ ቀዝቃዛ አየር ነው ለዚህም ትልቁ ዋና ምክንያቶች ከላይ የጠቀስኳቸው ናቸው። ስለዚህ በአጠቃላይ ቀዝቃዛ የአየር ፀባይ ለኔ የሚስማማኝ የአየር ሁኔታ ነው እወዳለሁም ምወድባቸውም ምክንያቶች የዘረዘርኳቸው ናቸው

የመኝታ ሰዓቴ አብዛኛውን ጊዜ ቋሚ ባይሆንም ነገር ግን የምተኛውበት ሰዓት በአብዛኛው ከአምስት ሰዓት ጀምሮ ወይም ከምሽቱ አምስት ሰዓት ጀምሮ ተኛለሁ ያንንም የማደርግበት ምክንያት አብዛኛውን ጊዜ የምሰራው ስራ እስከዛ ሰዓት ስለሚያቆየኝ እና እንደገና ከቤተሰብ ጋር ያለኝን ግንኙነት የሚያጠነክሩ አንዳንድ ሁኔታዎችን ስለማከናውን ያንን ሰዓት ጠብቄ አብዛኛውን ጊዜ እተኛለሁ። ነገር ግን ቋሚ ሰዓት አለህ ወይ ለሚለው ጥያቄ ቋሚ ሰዓት በብዛት የለኝም። ይህንን የሆነበት ምክንያት እንደ ስራው ሁኔታ አለ እንደምቆይበት ሁኔታ ስለሚለያይ ነው። ማ የምተኛበት ሰዓትን ግን ለመወሰን የሚያስችሉ ሁኔታዎችን ከላይ እንደጠቀስኳቸው ናቸው። አብዛኛው ሰዓት እንደዚህ አይነት ሰዓት የምትጠቀመው? የስራ ሁኔታው ከበዛብኝ ወይም ደግሞ ከገፋብኝ በዛ እተኛለሁ ነገር ግን ከዛም ከበለጠና ስራው ከሚያቆየኝ ከሆነ የምተኛበት ሰዓት የጨመረ ይሄዳል ማለት ነው። ስለዚህ የምተኛበት ሰዓት የምተኛው ከአምስት ሰዓት ጀምሮ ነው ማለት ነው።

አዎ ኢሜልን እጠቀማለሁ ኢሜል የምጠቀምበት ምክንያት ከስራዬ ጋር በተያያዘ ኢሜልን እጠቀማለሁ ኢሜል በጣም ጠቃሚና መረጃን ለመለዋወጥ የሚረዳ በጣም አስፈላጊ ነገር ነው። ኢሜል በብዛት የምጥቀመው ከጓደኞቼ ጋር በስራ ሁኔታ የምጻጻፋቸው አንዳንድ ነገሮች ሲኖሩ ኢሜልን እጠቀማለሁ ኢሜል በተለይ ለኔ ስራ እጅግ አስፈላጊ ሆኖ አግኝቼዋለሁ ኢሜል እውነት ለመናገር ስራዎቼን ቀለል አድርጌ ለመስራት እና የተለያዩ መረጃዎችንም ከሌሎች ሰዎች ለማግኘት በአጭሩ ወይም በአጭር ጊዜ ውስጥ ለመቀበል የሚያስችለኝ ትልቅ ጠቃሚ ጠቃሚነት ያለው ለኔ ጠቀሜታ ያለው ነገር ነው። ኢሜል በብዛት ጥቅም ላይ ከዋለ በኋላ አብዛኛውም ሰው የሚጠቀምበት የሚጠቀምባቸው የኢሜል አካውንቶቹ ጠቃሚታ ጠቀሜታ አላቸው። ለዚህም እንደ ማረጋገጫ የሚሆነው የኔ አንድ ትልቅ ምስክርነት ነው። ምክንያቱም ኢሜልን ባልጠቀም ኖሮ የስራ ሁኔታዬ የተንዛዛና በጣም አስቸጋሪ የሚሆንበት ብዙ አጋጣሚዎች ይኖሩ ነበር። ነገር ግን ኢሜልን በመጠቀሜ ምክንያት ስራዬን ቀልል ሊያደርግልኝ ችሏል አንዳንዴ በምንገናኝበት ሰዓት ከጓደኞቼ ጋር ከምናወራቸው ነገሮች መካከል አንዱ ስለ ኢሜል ነው ምክንያቱም ኢሜል ባይኖር ኖሮ የተለያዩ ነገሮች ረዘም ያሉ ነገሮችን ለመለዋወጥ የሚያስችል ሌላ የምንጠቀምበት ነገር ስላልነበረ ያንን ነገር የኢሜል ጠቀሜታን በምናወራበት ሰዓት በእጅግ እጅግ እጅግ ጠቀሜታ እንዳለው እንረዳለን። ስለዚህ ኢሜል በተለያዩ ምክንያቶች እጠቀማለሁ ከምጠቀምባቸው ነገሮች መካከል አንዱ የስራ ሁኔታን ለመከታተል እና በስራ ሁኔታዎች ለሚፈጠሩ አንዳንድ ነገሮች መረጃ ለመለዋወጥ እጅግ ጠቀሜታ ያለው ነገር ሆኖ አግኝቼዋለሁ። ሌላው ኢሜል የምጠቀምበት ትልቁ ነገር ቁም ነገር ያለችውን ነገሮችን ለመለዋወጥ እንዲሁም የተለያዩ የመጻጻፍ ልምድ ያለን ወይም ደግሞ በትምህርት ሁኔታ የመጻጻፍ ከምጻጻፍባቸው አንዳንድ አንዳንድ አንዳንድ ጉዳዮች ጋር በተያያዘ ኢሜልን እጠቀማለሁ። ሌላው ምንድነው? ለሌላ ሰው የተለያዩ ስራዎችን ሰርቼ የሰራሁትን ስራ በኢሜል በመላክ ያንን ኢሜል ተጠቅቤ የስራ ሁኔታዬን የማሳውቅባቸው ሁኔታዎች አሉ። ሌላው ኢሜል የሚጠቅመኝ ከተለያዩ ድርጅቶች ለሚመጡልኝ ስራ በኢሜሌ ለተመዘገብኳቸው ኢሜል ሲደረግልኝ ያንን ስራ በተቀላጠፈ ሁኔታ ለመስራት የሚያስችል ነገሮችን ይፈጥርልኛል። ስለዚህ በብዙ ምክንያት እና በብዙ ጉዳዮች ኢሜልን የምጠቀምበት ሁኔታው ተፈጥረዋል ኢሜል ባይኖር ኖሮ ምን አይነት ምን አይነት ጉድለት እንደሚፈጠር እና ምን አይነት ነገሮችን እንደሚገጥሙኝ ሳስብ እጅግ ያስደንቀኛል። ስለዚህ የኢሜል ጠቀሜታ በእኔ በኩል እንደ እኔ እንደተረዳሁት እጅግ አስፈላጊ ነው። ስለዚህ ኢሜልን እጠቀማለሁ

አዎ ሰዎችን በአይኔ እመለከታለሁ አይን የተፈጠረው መቼም ለማየት ነው። ስለዚህ አይኔን በመጠቀም ሰዎችን አያለሁ። የማይበትም ምክንያት ብዙ ቢሆንም ነገር ግን አይኔን በመጠቀም የማይባቸው የሚከተሉት ምክንያቶች አሉ። አንደኛ ትኩረት ለመስጠት ሰዎችን ወይም ደሞ በሰዎች ዘንድ ትኩረት ለማግኘት ስል የሰውን ሰውን አያለሁ። ሁለተኛ ሰዎችን የተለያዩ ጉዳዮች በሚገጥማቸው ሰዓት እነዛ ሰዎችን እርዳታ ያስፈልጋቸዋል ወይ አያስፈልጋቸውም የሚለውን ነገር ለመለየት አያለሁ። ሌላው ሰዎችን የማየበት ምክንያት በአጋጣሚዎች ነው በተለያዩ አጋጣሚዎች የተለያዩ ቦታዎች በሚሄድበት ሰዓት የተለያዩ ክዋኔዎችን በማከናወንበት ሰዓት ሰዎችን በአይኔ አያለሁ። ነገር ግን አብዛኛውን ጊዜ የሁኔታዎች በሚፈቅዱበት ሰዓት ከሰዎች ጋ የምገናኝባቸውን ሁኔታዎች በምፈጥርበት ሰዓት። የማየት ልምድ አለኝ ያም የሚሆነው ሰዎችን ስሜታቸውን ለመረዳት እና ለማወቅ የሚያስችል ነገሮችን ስለሚፈጥርልኝ ነው። ስለዚህ ሰዎችን በአይኔ አያለሁ ወይ እመለከታለሁ የምመለከትበትም ብዙ ምክንያት ቢኖሩኝ ጥቂቶቹን ከላይ የገለጽኳቸው ናቸው። ሰዎችን በአይን መመልከት ማየት መቃኘት እነሱ የሚያደርጉትን ድርጊት ማስተዋል እንደዚህ አይነት ነገሮችን በተፈጥሮዬ ያዳበርኩት ነገር ነው። እና ሰዎችን በአይኔ አያለሁ የማይበት ምክንያት የሚኖረኝ ከሆነ አያለሁ። ነገር ግን አላስፈላጊ ሁኔታዎችን ለማየት የሚያስችል ነገር ከሆነ ወይም ደግሞ አላስፈላጊ ነገሮችን የማይባቸው ሁኔታዎች ከተፈጠሩ አይኔን ዞር አደርጋለሁ። ከሰዎቹ ነገር ግን እማይበት ምክንያት ግዴታ ከሆነና ማየት ካለብኝ ሰዎችን አያለሁ ሰዎች በሚዘዋወሩበት ሰዓት በሚቀመጡበት ሰዓት ስራ በሚከውኑበት ሰዓት። ከስራ ውጪ ሆነው ደግሞ የተለያዩ ሁኔታዎችን በሚያደርጉበት ሰዓት ማየት እጅግ ደስ እሚል ስሜትም ይፈጥራል። ምክንያቱም ሰዎች በተፈጥሮ የሚያደርጉት ሁኔታ ለሰው ልጅ ወይም ለአንድ ለሚያስተውል ሰው የተለያዩ የእውቀት ነገሮችንም የማግኘት እንደገና በአይን የመማር ነገርም ስላለ እነዛን ነገሮች ለመጠቀም እኔ ብዙን ጊዜ ሰዎችን እንመለከታለሁ የምመለከተው ግን ትክክለኛ እና ተገቢ ስራ የሚሰሩትን በአግባቡ የሚንቀሳቀሱትን በአግባቡ የሚከውኑትን እመለከታለሁ። እነዚህ የእምመለከታቸው ሰዎች ለእኔ ምንጠቀሜታ ይሰጡኛል ምን አይነት ሁኔታዎችስ ያስገኙልኛል የሚለውን ነገር ከግምት ውስጥ በማስገባት ሰዎችን እመለከታለሁ። ሌላው የእምመለከተው ከስራ አንፃር በስራ ቦታ የተለያዩ ሁኔታዎች በሚፈጠሩበት ሰዓት ሰዎችን የማየት ልምድ ይኖረኛል ምን አይነት ስራ እየሰሩ ስራውን በአግባቡ ይሰሩ ነው እየሰሩ አይደለም የሚለውን ነገር ለማወቅ እና ለመገምገም የሚያስችል ነገር ስለሚፈጥርልኝ። ሰዎችን እመለከታለሁ በስራ ቦታ በተለይ መመልከት ማየት ነገሮችን ማስተዋል ማጤን በጣም እጅግ ጥሩና መልካም ይመስለኛል። ምክንያቱም ሰዎች የሚሰሩትን ስራ በምንመለከትበት ሰዓት አንደኛ ስህተታቸውን ለማረም እድል ይሰጠናል ሁለተኛ ነገር ደግሞ የሚሰሩትን ስራ በጥራትና በብቃት እንዲሁም በፍጥነት ይከውኑ ዘንድ ይረዳቸዋል ምክንያቱም ሰው በተፈጥሮ ትኩረትን ይፈልጋል ያን ትኩረት በተነፈገ ሰዓት ለስራው ያለው ትኩረትም የሚቀንስበት ሁኔታ ይፈጥራል። ሌላው ሰዎችን የእምመለከትበት ሰዓት እጅግ አስቸጋሪ ሁኔታዎች በሚፈጠሩበት ሰዓት መመልከት ካለብኝ ሰዎችን እመለከታለሁ። የእምመለከተውም እነዛ ሰዎች ምን አይነት እርዳታ ከእኔ ይሻሉ ምን አይነትስ ነገር ከእኔ ይፈልጋሉ የሚለውን ለመለየት በአይኔ በመመልከት እነዛን ነገሮችን ለይቼ ለማወቅ የሚያስችል ሁኔታዎች ስለሚፈጥሩልኝ እነዛን ሰዎች እመለከታለሁ። ሌላው ሰዎችን የእምመለከተው በአጋጣሚዎች ነው አንድ ቦታ ወይ ቁጭ ብዬ የሆነ የማደርገውን ነገር ስከውን ወይም ሳደርግ ሰዎች ሲያልፉ ሁኔታዎች ስለሚያስገድዱና ተፈጥሮአዊ ሁኔታዎችንም ስለሚያመላክቱኝ ሰዎችን እመለከታለሁ። የእምመለከታቸው ሰዎች ሁኔታዎች ለኔ ምን አይነት የትምህርት ሁኔታ ወይም ጠቀሜታ ያስገኛል የሚል ብዙ አይነት ነገሮችን ይፈጥርልኛል ሌላው ሰዎችን እንደ መዝናኛ ወይም ደሞ በእምመለከትበት ሰዓት የተለያዩ መዝናኛ ወይም ደግሞ እንደ መዝናኛ አድርጌ እምመለከትበት ሁኔታ አንዳንድ ሰዎች እንቅስቃሴያቸው ሁኔታቸው የሚያደርጉት ድርጊት በጣም እጅግ ትኩረት ስለሚስብና ስለሚያዝናና እነዛን ሰዎች የመመልከት የማየት አጋጣሚዎች ይኖሩኛል። እነዚህን ምክንያቶች በመጠቀም ሰዎችን እመለከታለሁ የእምመለከተው ግን እነዛን ሰዎች የማይበት ሁኔታዎች ከተፈጠሩና ወይም የእምመለከትበት ሁኔታዎች ከተፈጠሩ ነው። አብዛኛው ሰው ሰውን ይመለከታል ምናልባት የእሚመለከተው ከእንደዚህ አይነት አንፃር ነው ብዬ ባልገምትም ብዙ ጊዜ ብዙ ጊዜ የእሚመለከቱ ሰዎችም እንዳሉ ግን ለመገመት እችላለሁ። ምክንያቱም በምክንያት የሚያዩ የእሚመለከቱ ሰዎችም እንዳሉ በህይወት አጋጣሚ ስለ ለማወቅ ስለገጠመኝ ነው